አዎ በእጅ ሚሰራ ስራ እሰራለሁ፤ ብዙ አይነት ስራዎች አሉ በእጅ የሚሰሩ የቤት ጌጣ ጌጦች እና የተለያዩ አይነት ስራዎች አሉ በእጅ የሚሰሩ እነዛን ስራዎች አብዛኛውን ጊዜ እሰራለው፤ ስራዬም እንደዚህ አይነት ነገሮች ላይ ነው ሚያተኩረው። በእጅ የሚሰሩ ስራዎች የጥበብ ስራዎች ሊሆኑ ይችላሉ፤ ስዕሎች፣ የእንጨት ስራዎች የመሳሰሉት አይነት ነገሮችን አብዛኛውን ጊዜ በእጄ ነው የምሰራው። እና በእጅ የሚሰሩ ነገሮች ብዙ ጊዜ እኛ አካባቢ የተለመዱ ናቸው። ወንበሮችን፣ ጠረጴዛዎችን እና የተለያዩ የቤት እቃዎችን በእጅ ነው ምንሰራው። ከመመገቢያ እቃዎች ጀምሮ ብዙዎችን በእጅ ነው ምንሰራው። የስራዬም ሁኔታ እንደዚህ አይነት ነገሮችን ማስተካከል እና በእጅ መስራት ነው። ብዙ አይነት ነገሮችን በእጅ ነው ሚሰሩት ከዚህ አካባቢ እና አብዛኛውን ጊዜ ነገሮችን ምሰራው በእጅ ነው። የተለያዩ የስራ አይነቶች የስራ ዘርፎች አሉ። ለምሳሌ የጣውላ ቤት ሊሆን ይችላል፤ ብረታ ብረት ሊሆን ይችላል እንደዚህ አይነት ነገሮችን በእጄ ነው ምሰራው ለራሴ አገልግሎት የሚውሉ ለቢሮም ለተለያዩ ነገሮች አገልግሎት ሚይሉ ነገሮችን በእጄ ነው ብዙ ጊዜ ማከናወናቸው የምሰራቸው በእጄ ነው። እና በእጄ መስራቴ ደግሞ ለራሴ እርካታ እና ጥሩ ስሜት እንዲሰማኝ ስለሚያደርገኝ። ብዙ ጊዜ በእጄ ነው ምሰራው እንደዚህ አይነት እንትኖችን በእጅ የተሰሩ ነገሮችን ይማርኩኛል በእጄ ነው ብዙ ነገሮችን እምሰራውና ማከናውነው

አብዛኛውን ጊዜ እረፍት በሆንኩበት ሰዓት ወይም ደግሞ በምዝናናበት ሰዓት የተለያዩ አረንጓዴ ቦታዎች ላይ ምንጣፍ አድርጌ ከቤተሰብ ከጓደኞቼ ጋር ምናምን ተቀምጬ ማሳለፍ እወዳለሁ ደስ ይለኛል። ቤት ውስጥም አንዳንድ በዓላት በሚሆኑበት ሰዓት በእንደዚህ አይነት ሁኔታዎች ምንጣፍ ላይ ተቀምጠን እናሳልፋለን ጊዜያችን። አዎ መሬት ላይ ምንጣፍ ላይ መቀመጥ ያው መልካም እና ጥሩ የሆነ ስሜት እንዲሰማኝ ስለሚያደርግ። ብዙ ጊዜ በዓላት በሆኑ ጊዜ ወይም በምዝናናበት ጊዜ ምንጣፍ ላይ ተቀምጬ ነገሮችን ማሰላሰል መጽሐፍ ማንበብ የተለያዩ እንትን አረንጓዴ የሆኑ ተፈጥሮን መመልከት ያስደስተኛል። ብዙ ጊዜ ምንጣፍ እጠቀማለሁ እንደዚህ አይነት መዝናኛ ቦታዎች ላይ የባህር ዳርቻዎች ሊሆኑ ይችላሉ። ወይም ደግሞ የአትክልት ስፍራዎች አረንጓዴ ቦታዎች ላይ በብዛት ምንጣፍ አድርጌ ምንጣፍ ላይ ተቀምጬ ነገሮችን መመልከት እና መዝናናት ያስደስተኛል። በተጨማሪ ደግሞ ቤተሰብ ጋር ልጆች ጋር ምናምን ስንሆን የተሻለ ጥሩ ስሜትና ይፈጥራል። እነሱን ብዬ ስለማስብ ለልጆችም ምንጣፍ አንጥበህ አንጥፈን ሜዳ ላይ አረንጓዴ ቦታ ላይ ብዙ ጊዜ አዘወትራለሁ በምዝናናበት ጊዜ።

በአካባቢ ብዙ አይነት የገበያ ሁኔታዎች አሉ። የአትክልት ገበያ አለ። የእንስሳት ገበያ አለ። የተለያዩ እቃዎችን የምትገዛበት ደግሞ የእቃ ገበያ አለ። የልብስ ገበያ አለ ብዙ አይነት ገበያዎች አሉ። እና እነዛን ገበያዎች የተለያዩ ሰዎች ከተለያየ ቦታ በመምጣት ገበያው ላይ ይሳተፋሉ። ለምሳሌ ያ ትክልት ገበያን ብናይ በከተማው አቅራቢያ የሚገኙ የገጠር ቦታዎች ላይ ድንች የጎመን ዘሮች ካሮት ቃሪያ ድንች በመያዝ ወደ ከተማው ለገበያ ይመጣሉ። የከተማው ሰውም አትክልት የሚፈልገው ወደ አትክልት ቦታው ሄዶ ከነዛ ሰዎች ይገዛል። በተጨማሪ ደግሞ ከነዛ ሰዎች ገዝተው ለትርፍ የሚሰሩ ነጋዴዎችም በብዛት አሉ። ሌላ ደግሞ የልብስን የምናይ ከሆነ የልብስ ገበያው አንድ ቦታ ሆኖ በስፋት ያለ ቢሆንም እንደ ልብሱ ጥራትና እንደ ገዢው ፍላጎት የተለያየ አይነት የገበያ ሂደት ነው የሚካሄደው። በተጨማሪ ደግሞ የሌሎች ገበያዎች የእንስሳት ገበያ ብናይ በጎች የፍየሎች እና የተለያዩ እንስሶችን በተለያየ ዋጋ የሚሸጡበት የራሱ የሆነ የገበያ ሁኔታ ነው ያለው። እና በአጠቃላይ ገበያ ከእኛ አካባቢ የሚደረገው ሰዎች እርስ በእርስ ተገናኝተው በስምምነት የሚፈጸም የገበያ አይነት ነው። አብዛኛውን ጊዜ ይኛ አካባቢ አያለሁ።

የስራ ቦታዬ የኔ ስራ ቦታን የምጠቀምበት አሁንም ያለሁበት የስራ ቦታ ፎቅ ነው ሶስተኛ ፎቅ ላይ ነው የሚገኘው ህንፃ ሆኖ ፎቅ ላይ ነው ስራዬን የማከናውነው ፎቅ ላይ መሆኑ ብዙ እድሎችን ያመጣልኛል። አጠገቤ አንድ ላይ ያሉት ሰዎች አብረውኝ የሚሰሩት ከእኔ ጎን ያሉት ሰዎች እንዲህ የኔ የስራ አጋር እና ረዳቶቼም ናቸው። እና አብዛኛውን ጊዜ በስራ ጉዳይ ሰው እንዳይቸገርና አድራሻው ቀለል ያለ ቦታ እንዲሆን አድርጎታል። ህንፃ ላይ መስራቴ እና የምሰራበት ቦታ ህንፃ ነው። በብሉይኬት ግድግዳዎች ያሉት የመጨረሻ ላይ እኛ ፎቅ እንደመሆኑም ኮርኒስ እና ሌሎች ነገሮችም ተጨማሪ ያሉበት ህንፃ ላይ ነው። የስራ ቦታዬ

አዎ ቦሎቄ ብዙ ጊዜ መፍጨት እችላለሁ። ያው ከትልልቆቹ ከእናት ከእናቶቻችን ከአባቶቻችን እነሱ እሚያደርጉትን እያየን እኛም ደግሞ አሁን ላይ እኔም ያን ነገር ማድረግ መከወን እችላለሁ። አብዛኛውን ጊዜ በባህላዊ መንገድ ነው ቦሎቄ። ወይም ቦሎቄ የምንፈጪው። የተለያዩ አይነት የመፍጫ መንገዶች ቢኖሩም አብዛኛውን ጊዜ ግን ሙገጫ ወይም ደሞ መፍጫ ድንጋይን በመጠቀም ነው። ቦሎቄ እምንፈጪው

ብዙ ጊዜ ቅሬታዎችን ማስተናገዳቸው በተለያየ መንገድ ነው። በስራ አጋጣሚ ሚመጡ ቅሬታዎች አሉ። ወይም ደግሞ በጓደኝነት ወይም ደግሞ ቤተሰባዊ የሆኑ ቅሬታዎች ሊኖሩ ይችላሉ። እነዛን ቅሬታዎች። በሀሳብ ነው ብዙ ጊዜ በሀሳብ ነው። ምንፈታቸው። እሱን ነገር መጀመሪያ ቅሬታ ያለበት ሰው ቅሬታው በምን እንደተነሳና ምክንያቱን ከጠየኩ በኋላ። ስለ ቀ ቅሬታው ሚፈታበትን መንገድ። በሀሳብ በመወያየት እና ውይይቱን ወይም ሀሳቡን ደሞ ወደ ተግባር በማምጣት። ቅሬታዎችን ይፈታሉ። በተለያዩ በስራ አጋጣሚዎች ወይም ደሞ ያልሆነ በስራ ሰዓት በትክክል ባለመገኘት ሊሆን ይችላል። በተለያዩ መንገዶች የስራ ቅሬታዎች ሲሆኑ ደሞ። መስራቤት ውስጥ ባሉ የስራ አፈጻጸም እና ኣካሄዶች መሰረት ነገሮችን እንፈታለን ቅሬታዎችን እናስተካክላለን። የተለያዩ ቅሬታዎችን ከሌሎች ሰዎች ሚመጡ ቅሬታዎችን አስተናግዳለው። እሱን የተስተናገዱትን ቅሬታዎች ደሞ ለመፍታት ሁሌም ጥረት አደርጋለው።

ማር እወዳለሁ አዎ። ማር ተፈጥሮአዊ የሆኑ ወይም አኛ አካባቢ አሁን የጥቅምት ማር የሚባለው ማር ለብዙ ለጤና ችግሮችም መፍትሄ የሆነ ማር በመሆኑ ምክንያት ማርን ሁሌም በእለት ተእለት ኑሮዬ የምጠቀመው ወይም የምወስደው በቀን አንድ ማንኪያ ማር እጠቀማለሁ። ማር በጣም ወሳኝና ለሰው ልጅ ጤናማ ህይወት ተገቢ እና መልካም ነገር ነው ብዬ አስባለሁ። እና ማር በጣም እወዳለሁ የተለያዩ የማር አይነቶች አሉ። እነሱን ማሮች ከተለያየ ቦታ በማስመጣት አብዛኛውን ጊዜ እነሱን ማሮች እጠቀማቸዋለሁ። ይሄ የጥቅምት ማር የሚባለውን ማር ወይም ደግሞ ነጭ ማር እሱን ማር ብዙ ጊዜ እጠቀመዋለሁ። ለተለያዩ የጤና ችግሮችም ትልቅ ፈውስ መሆን የሚችል የማር አይነት ነው። እና ይህን ማር አብዛኛውን ጊዜ እጠቀማለሁ። በቀን ቢያንስ ከሁለት እስከ ሶስት ማንኪያ ያን ማር እጠቀማለሁ እና ማር እወዳለሁ።

የተለያዩ የቅመማ ቅመም አይነቶች አሉ። ያው እኔ አብዛኞቹን እወዳቸዋለሁ ነገር ግን አንዳንድ ደግሞ ከእኔ ጋር የማይሄድ ፍሌቨር ያላቸው። የቅመማ ቅመማ ቅመም አይነቶች አሉ። እነሱን ቅመማ ቅመሞች አልጠቀምም ነገር ግን። በጣም ብዙ ሚባሉትን ቅመማ ቅመሞች ይጠቀማሉ። የወጥ እህል ጋር የሚቀላቀሉትን አብዛኞቹ ለኔ ተስማሚና የምፈልጋቸው የምወዳቸው አይነት ጣዕም እንዲኖረው ያደርጋሉ። እነዚህ ቅመማ ቅመሞች። አብዛኛው ጊዜ ይጠቀማሉ። ቅመማ ቅመም ለጤናም ለሌላም ነገሮች መልካም የሆነ ነገር ስላላቸው። ቅመማ ቅመም እጠቀማለሁ አብዛኛውን ጊዜ ከምመገባቸው ምግቦች ጋር። በመቀላቀል ቅመማ ቅመሞችን ይጠቀማሉ። ያው እኔ ምመርጣቸው ወይም ለኔ ይሆናሉ የማስባቸውን ቅመማ ቅመሞች ይጠቀማሉ።

የተለያዩ ስልጠናዎችን እወስዳለሁ። አብዛኛውን ጊዜ ለስራ ወይም ስራዬን ለማሻሻል ይረዱኛል ብዬ ያሰብኳቸውን ስልጠናዎች እወስዳለሁ። በተለያዩ በድርጅቶች ሊሆን ይችላል ወይም በግለሰብ ደረጃ የሚሰጡ ስልጠናዎችን እወስዳለሁ፤ እና እነዚህ ስልጠናዎች ደግሞ የምሰራቸውን ስራዎች ወደተሻለ እድገት ለመውሰድና ወደተሻለ ውጤት ለማግኘት ሚረዱኝ በመሆናቸው አብዛኛውን ጊዜ እንደዚህ አይነት ስልጠናዎችን እወስዳለሁ። የተለያዩ ማህበራዊ ሚዲያዎችን በመጠቀም እነሱ ላይ ትምህርቶችንና ስልጠናዎችን እወስዳለሁ አብዛኛውን ጊዜ ከዛም በተጨማሪ በድርጅት እና በአካል በመገናኘት ከሰዎች ጋር እንደዚህ አይነት ስልጠናዎችን እንዲያደርጉልኝ በመጠየቅ ስልጠና እወስዳለሁ። ስልጠና መውሰዴ ደግሞ ለስራዬ መሻሻልና ብርቱ የሆነ የስራ ችሎታ እንዲኖረኝ ይረዳኛል።

አብዛኛውን ጊዜ የምወደው መጠጥ ለስላሳ መጠጦችን ሲሆን በአንዳንድ አጋጣሚዎች የአልኮል መጠጥን የምጠቀምበት ጊዜ ይኖራል። ቀለል ያሉ እንደ ወይን አይነት መጠጦችን በበዓላት ጊዜ በተለያዩ ፕሮግራሞች ላይ ልጠቀም እችላለሁ። ቢራ እና ወይንን እጠቀማለሁ። አብዛኛውን ጊዜ ግን በስራ ቦታ በሆንኩበት ሰዓት ለስላሳ መጠጦችን ነው የምጠቀመው እነዛ ደግሞ ያው ከስራ ጋር የአልኮል መጠጥን መጠቀም መልካም እንዳልሆነ ስለምረዳ አብዛኛውን ጊዜ የምጠቀመው ለስላሳ መጠጦችን ነው። እነዚህ ለስላሳ መጠጦች የራሳቸው የሆነ ቴስት እና ጣዕም እና ፍሌበር አላቸው። እኔ የምወደውን አይነት ፍሌበር ያላቸውን ወይም ደግሞ ጣዕም ያላቸውን ቃና ያላቸውን አይነት ለስላሳ መጠጦች። አብዛኛውን ጊዜ በስራ ቦታዬ እጠቀማለሁ